እሺ አመሰግናለሁ በጥያቄ መሰረት ኮከቦችን መመልከት ትወዳለህ ይላል ጥያቄ? አዎ ኮከቦችን መመልከት እጅግ በጣም ደስ ይለኛል። ምክንያቱም ኮከቦችን ሳያቸው የሆነ የሚታየኝ ብርሃን የሚታየኝ ፈገግታ የሚታየኝ ኔቸራል

እሺ ሰላም በእጅ የዛሬው ጥያቄ በእጅ የሚሰራ ስራ ታደርጋለህ ይላል? አዎ በእጅ ምሰራ ስራ አደርጋለሁ። ለምሳሌ ኮፍያ የእጅ ስራ ኮፊያ እጅግ በጣም እወዳለሁኝ አደርጋለሁኝ። ከዛ በተጨማሪ በእጅ የሚሰሩ ስራዎች ይሄ የእንጀራ ማቅረቢያ

እሺ እንግዲህ ይሄንኛው ጥያቄ የመንገድህን ስም ታውቀዋለህ ይላል? የመንገዴን ስም አውቃለሁ የመንገዴን ስም የማውቀው የምሄድበትን የመንገድ ስም አውቃለሁ ወይም ደግሞ የምሄድበትን የምጓዝበትን ማንኛውም የስራ ሁኔታም ቢሆን አውቃለሁ። ይሄ ሲባል መንገድህን ስም ታውቃለህ ሲባል ሁለት

እሺ ይሄንኛው ጥያቄ የምታስታውሰው ጥሩ መምህር አለ ይላል? አዎ እማስታውሰው እጅግ በጣም ጥሩ መልካም የሆነ መምህር አለ እሱም የእንግሊዘኛ መምህሬ ከዘጠኝ እስከ አስራ ሁለት ድረስ ያስተማረኝ የእንግሊዝ መምህሬ ቲቸር ሽሽግ ይባላል። ነገሬ ለኔ ሞዴሌ ነው። ይሄ ማለት በጣም አስተዋይ ነበረ በጣም ይመክረኝ ነበረ በጣም ጎበዝ ተማሪ እንደሆንም ያደረገኝ ያገዘኝም እሱ ስለነበር። በጣም የማታውሰው መምህሬ

እሽ ያሁኗ ጥያቄ ማቅረቢያ ማድረግ ትችላለህ? ይላል አዎ ማቅረቢያ ማድረግ እችላለሁ። ይሄ ማለት ግራጁዌት ሳደርግም ማቅርቢያ አድርጌ ነው ወይም ደግሞ ቅርብ አድርጌ ነው የተመረኩት። ከዚህም በኋላ ማንኛውም ዝግጅት ላይ ማቅረቢያ ስለማንኛውም ነገር ተዘጋጅቼበት ከሆነ አለባበሴን ኩል አድርጌ ከሆነ ያለምንም ማፈር ያለምንም መሳቀቅ ማቅረብ እችላለሁ

እሽ አመሸግናለሁ ያሁኑ ጥያቄ ፎቶዎችን የት ታስቀምጣለህ ይላል? እንግዲህ ከልጅነቴ ጀምሬ የተነሳኋቸውን ፎቶዎች የፎቶ አልበም ውስጥ ነው የማስቀምጠው የፎቶ አልበም ውስጥ። ጋር ፎቶ አለኝ እንዲሁም ደግሞ አባቴ ጋር ፎቶ አለኝ እንዲሁም ደግሞ ራሴ ጋርም ፎቶ አለኝ። እንደውም ደግሞ የተመረኩበት ፎቶ በግድግዳ ላይ አምሮ ደስ ብሎ ይገኛል

እሺ አመሰግናለሁ። ያሁኗ ጥያቄ "የጠዋት እለታዊ ተግባራችሁ ምንድነው?" ይላል፤ የጠዋት እለታዊ ተግባሬ የመጀመሪያ እንደተነሳሁ ፊቴን፣ እጄን መታጠብ ነው። ከዛም በኋላ ሽንት ቤት መግባት፤ ይሄ የጧት ልማድ ፕሮግራሜ ነው። ከዛም በመቀጠል ጸሎት ማድረግ። ከዛ በመቀጠል ቁርስ መብላት ነው። ከዛ ወደ ስራ መግባት ነው። ይሄ ነው።

እሺ ያሁና ጥያቄ የድርጅት ዝግጅቶችን? ትሳተፋለህ ይላል አዎ እሳተፋለሁ የድርጅቶች ፕሮግራሞች ለምሳሌ ይሄ ሞቲቬትድ የሆኑ ፕሮግራሞች ላይ እሳተፋለሁ። እንዲሁም ደግሞ ማንኛውም የድርጅት ፕሮግራሞች ላይ እሳተፋለሁ ከተሳተፍኳቸው የድርጅት ፕሮግራሞች መካከል በጣም የጠቀሙኝ አሉ። እንዲሁም ደግሞ ዝም ብሎ ይሆኑም አሉ

እሺ ያሁኗን ጥያቄ በጣም ደስ የምትል አዲስ ቴክኖሎጂ መማር ትወዳለህ? ይላል አጭሩን መማር እወዳለሁ። ማንኛውንም ነገር መማር ደስ ይለኛል አዲስ ቴክኖሎጂ ደግሞ ለሀገርም ቢሆን ለራስም ቢሆን እንደ አጠቃላይ ለአለምም ቢሆን ጠቃሚ ነገር ስለሆነ አዳዲስ ቴክኖሎጂዎችን ማወቅ መማር እጅግ በጣም ከሚያስደስተኝ ነገር ውስጥ አንዱ ነው።

ስለ በልጅነትህ የመኖሪያ ቤትህን ንገረኝ? ኦ ማይ ጋድ በጣም ደስ የሚል ጥያቄ ነው በልጅነቴ የኖርኩበት ቤት የሳር ጎጆ ማለት ነው በሳርና በጭቃ እንዲሁም በምንድነው ይሄ በእንጨት የተሰራ ቤት ውስጥ ነበረ የኖርኩት ከዛ የቆርቆሮና ጭቃ እንዲሁም ደግሞ እንጨት የሆነበት ቤት ውስጥ ኖሬያለሁ የገጠር ቤት ነበረ

እሺ በጣም የምወደው ጥያቄ ነው የጠየኩት ሌሎችም ማበረታታት ትችላለህ? አዎ ሌሎችም ማበረታታት እጅግ በጣም እችላለሁ። ሰዎች ምንም የሞተ ተነሳሽነት ቢኖራቸው እንኳን ኢነርጂ ወይም ደግሞ ይሄ ሀይል እሰጣችኋለሁ እንደሚችሉ ነገ ተስፋ እንዳላቸው ትልቅ ደረጃ እንደሚደርሱ። ተስፋ መቁረጥ እንደሌለባቸው አበረታታለሁ። ይሄ ደግሞ ትልቅ

እሺ በአደባባይ መናገር ትችላለህ? አዎ በአደባባይ መናገር እችላለሁ ግን በአደባባይ ልናገር የሚያደርገኝ ነገር እርግጠኛ ነው ወይ የሚለውን ነገር ማመን መቻል አለብኝ። እኔ ሁለተኛ ደግሞ አለባባሴ በጣም በቃ የሚያምር ነው ወይ? ይሄ ሁለቶቹ ካሉኝ እኔ በአደባባይ ለመናገር ችግር የለብኝም

እሺ ነገሮችህን በስርዓት ታስቀምጣለህ ይላል ጥያቄ? ነገሮችን በስርዓት ማስቀመጥ እጅግ በጣም ወሳኝና አስፈላጊ ነገር እንደሆነ አውቃለሁ። ግን ነገሮችን በስርዓት ለማስቀመጥ በጣም እሞክራለሁ ጥራለሁ። መቶ ፐርሰንት እርግጠኛ ሆኜ ግን አስቀምጣለሁ ማለት አልችልም። በቃ ለማሽቀመጥ ለማድረግ ለመደርደር እሞክራለሁ

እሺ አዲስ አመት እንዴት ታከብራለህ ይላል ጥያቄ እንግዲህ እኔ አዲስ አመት አከባበሬ። ቀድሜ ነሀሴ አካባቢ እቅዴን አወጣለሁ እንግዲህ እቅዴን ለማሳካት ደግሞ ያቀድኩትን እቅድ ለማሳካት በጣም እሯሯጣለሁ እሰራለሁ። አዲስ አመት ደስ ብሎኝ ነው የማሳልፈው። ምክንያቱም ማውጣት አመታዊ እቅዴን አውጥቼ ልተገብር የምንነሳሳበት

"ፎቶ ማንሳት ትወዳለህ?" ይላል፤ አዎ ፎቶ ማንሳት እወዳለሁ። እንደውም እኔ ከመነሳት ይልቅ ሰዎችን ፎቶ ማንሳት በጣም እወዳለሁ። ምናልባት የኔ ፎቶ በስልኬ ያለው በጣም ጥቂት ነው። ግን ደግሞ ሰዎችን በጣም ፎቶ ማንሳት በጣም እወዳለሁ። ሰዎች ተነስተው ሳይ ደስ ይለኛል፤ ግን ደግሞ እኔ መነሳት ምናምን አልወድም።

የድርጅቱን ባህል ትወዳለህ? ምናልባት ይሄ ጥያቄ በጣም ግልጽ ባይሆንም የድርጅቱን ሲባል የምሰራበትን የድርጅት ባህል ትወዳለህ ወይ ይመስለኛል እኔ የምሰራበትን ድርጅት ባህል ውድጄው ነው የምሰራው ባልወደው ኖሮ ለደቂቃ ራሱ መስራት አልፈልግም ለምን ወደድሽው ከተባለ ግን አንደኛ መተባበር መተጋገዝ ይሄ ዘረኝነት የሚባል ነገር የለውም።

ዜና በመስመር ላይ ታነባለህ? ይላል እኔ ዜና በመስመር ላይ አንብቤ አላውቅም ዜና ግን አዳምጬ እውቃለሁ ካለው ምናልባት ዜና በመስመር ላይ ማንበብ እጅግ በጣም ወሳኝ እና አስፈላጊ ትኩረት ሊሰጥበት የሚገባ በጣም ጥሩ ነገር ሊሆን ይችላል ግን እኔ አንብቤ አላውቅም ግን የተለያዩ ዜናዎችን ሰምቼ አዳምጬ አውቃለሁ ለሰዎችም ተናግሬ አውቃለሁ ግን አምብቤ አላውቅም

ምን አይነት ጫማ ትወዳለህ ይላል? እንግዲህ እኔ የምወደው ጫማ ቡክስ ጫማዎችን በጣም እወዳለሁ። ከዛ በተጨማሪ ደግሞ ሽፍን ጫማዎችን እወዳችዋለሁ። ፍላት ነገሮችን በጣም ይመቹኛል። ትንሽ ምንድነው ይሄ ፍላት ያልሆኑ ጫማዎች ወይም ደግሞ በጣም ታኳቸው የበዛ ጫማዎችን አልወድም

የቪዲዮ ጥሪ ታደርጋለህ አዎ የቪዲዮ ጥሪ አደርጋለሁ። የቪዲዮ ጥሪ የማደርገው ግን በምክንያትና በምክንያት ብቻ ነው። ይሄ ማለት በምክንያት ሲባል አንደኛ ከጓደኛዬ ወይም ደግሞ ከፍቅረኛዬ ጋር አንድ ቦታ ስለማልኖር። ከእርሱ ጋር ለመገናኘት በቪዲዮ ኮል ነው የማወራው። ከዛ በተጨማሪ ደግሞ ለስራ ጉዳይ ቪዲዮ የሚያስፈልግ ከሆነ በቪዲዮ አወራለሁ። ከዛ ውጪ አላወራም

እሺ እሳት ለማንደድ ምን ትጠቀማለህ ይላል? እንግዲህ እኔ እሳት ለማንደድ የምጠቀመው ልጅ ሆኜ ይሄ ተዳፍኖ ቁበት ወይም ጎደዴ ተዳፍኖ በማግስት በአምር ተሸፍኖ በማግስቱ ጠዋት እሱ ተፈርክሾ ይያያዛል። ሁለተኛ ደግሞ ክብሪት ነው ክብሪት ለከሰል ማያዣ ይጠቅማል። ሶስተኛም ሌሎችም አሉ። ግን ደግሞ እኔ የምጠቀመው በሆነ ሰዓት ክብሪት ነው

በገበያ ዋጋ መደራደር ትችላለህ ይላል? እንግዲህ በገበያ ዋጋ እኔ ያለ ፍላጎቴ አልገዛም ይሄ ማለት ተደራድሬ ነው የምገዛው። ግን በጣም ብዙ ተከራካሪ ወይም ተደራዳሪ የሚባል አይነት ሰው አይደለም። ግን ደግሞ ተደራድሬ በፍላጎቴ ነው የምገዛው በሰዎች ሃይ ሀይታ ምንም አይነት ነገር አልቀሻም

የቀን መቁጠሪያ ትጠቀማለህ ይላል? ጥያቄው እኔ የቀን መቁጠሪያ አልጠቀምም ማንኛውንም የቅርብ መቁጠሪያ ተጠቅሜ አላውቅም። ግን ደግሞ ምንድነው ልጠቀም የምችለው? ራሴ አስባለሁ ካሰብኩኝ በኋላ ቀኑን አመጣለሁ ወይም ደግሞ ሰው ካስፈለገኝ ሰው እጠይቃለሁ። ግን የቀን መቁጠሪያ በስልኬ ገብቼ ተጠቅሜያለሁ

የጨረቃ ብርሃን ትወዳለህ ይላል? ጥያቄ የጨረቃ ብርሃን እጅግ በጣም የምወደው ነገር ነው። አሁን ራሱ ባለውበት ሁኔታ ላይ ጨረቃ ትንሽዬ ደ ደበብ እያለች ወይም ደግሞ እየወጣች ነውና የጨረቃ ብርሃን በጣም ደስ ይላል። መምሸት መንጋት የሚለውን ነገር የምናውቅበት ነገር ነው። እና በጣም እወዳለሁ

እሺ የትርፍ ጊዜ ማሳለፊያዎችህ ምንድናቸው? ይላል እንግዲህ በትርፍ ጊዜ ማሳለፊያው አብዛኛውን ጊዜ በስራ ነው ማሳልፈው በትርፍ በጊዜ ግን አሳልፈው ከጓደኛዬ ጋር በማውራት ነው የተለያዩ ሀሳቦችን በመለዋወጥ ሀሳብ ሼር በመደራደርግ አሳልፋለሁ ከዛም በተጨማሪ ደግሞ ጁስ ሊሆን ይችላል ብቻ የማስፈልገኝን ነገር ሄጄ ሬስቶራንት ወይም ደግሞ ካፌ ሄጄ በመጠቀም

በብእር ወይም በእርሻሽ ትጽፋለህ ይላል? በብእርም በእርሻሽም መጻፍ እችላለሁ ግን ደግሞ በጣም በብዛት ጊዜ የምጠቀመው በብእር መጽሐፍ ነው። ልጅ ሆኜ በስተቀር ልጅ ሆኜ በእርሳስ እጽፍ ነበረ። ግን አሁን የምጽፈው በብእር ነው። ግን በእርሳስ መጽሐፍ የተበላሸን ነገር እንደገና ለማስተካከል ለማጥፋት ይጠቅማል

በቤቱ ልዩ የሆነ መቀመጫ አለህ ይላል በቤቴ ልዩ የሆነ መቀመጫ የለኝም። በቤቴ ውስጥ ባገኘሁበት ሁኔታ ላይ ነው እምቀመጠው። ግን ደግሞ ከዚህ በፊት በነበረኝ ልምድ። በቤተሰቦቼ ጋር በነበርኩበት ሰዓት ግን ልዩ የሆነ መቀመጫ ነበረኝ እሷ እሱ የሷ መቀመጫ ነው የሚባል ማለት ነው

እሺ ወደ ስራ በሰአቱ ትደርሳለህ? አዎ ወደ ስራ በሰአቱ ለመድረስ እጅግ ከሚባለው በላይ በፍጥነት ነው የምጓዘው። ከዛም በተጨማሪ ታክሲ ይዤ ወደ ስራዬ ለመሄድ በጣም በችኮላ እንዳላረፍድ በጣም ጥረት አደርጋለሁ። አረፈድሁ ከተባለ አምስት ደቂቃ ነው። ከዛ በተጨማሪ ግን ምንም አይነት ማርፈድ ስራ ቦታዬ ላይ አላካሄድም ማለት ነው

የምትወደው አትክልት ምንድነው? ይላል ጥቅል ጎመን በጣም የምወደው አትክልት ነው ጥቅል ጎመን እወዳለሁ ከዛ በተጨማሪ ደግሞ በጣም የምወደው አትክልት አቦካዶ ነው። አቦካዶ ከዳቦ ጋር በጣም እወዳለሁ ብቻውንም እወዳለሁ። ከዛም ሙዝ ሙዝም በጣም ይመቸኛል ግን በልጅነቴ በጣም ትዝ የሚለኝ። ትርንጉ ትርንጉ የሚባል አትክልት በጣም

የትኛው ባህላዊ ምግብ ትወዳለህ? ይላል እኔ እንጀራ በጣም እወዳለሁ እንጀራ ለአንድ ቀን ራሱ ሳልበላ ከዋልኩ በጣም ያመኛል ይሄ ማለት በቃ በጣም ነው የሚያምረኝ። ከዛ ከባህላዊ ምግብ አሁንም እንደገና ድሮ ውጥ በጣም እወዳለሁ ለ በዓል ነው የሚሰራው ብዙ ጊዜ ግን የዶሮ ውጥ በጣም የሚመች ባህላዊ

ጠዋት በስራ ምን ታደርጋለህ? በስራ ጠዋት የማደርገው እንግዲህ መጀመሪያ መነሳት ነው ከተነሳው በኋላ ጸሎት ማድረግ ከጸሎት ካረኩኝ በኋላ ምግብ በልቼ ወደ ስራ መግባት ነው። ወደ ስራ ስገባ ግን ስራዬ ላይ እንድባረክልኝ የሆነ ኢነርጂ እንዳገኝ ስራዬን ባርክልኝ እንዲሁም ደግሞ ጥሩ ስራ እንደምሰራ ተመኝቼ ነው የምገባው